ብርቱካናማ የቀለም አይነት ነው። የብርቱካን ቀለም ያለው ስናገኝ ቡርቱካናማ እንላለን። አሁን ቡርቱካናማ ግድግዳ ቡርቱካናማ ቀሚስ ብርቱ የብርቱካን ቀለም ያለው። ይሄ የበሰለ አረንጓዴ ብርቱካን አለ። ግን የበሰለው ቡርቱኳን ቀለም ቡርቱካናማ ይባላል።

ድንች የአትክልት አይነት ነው። ከመሬት ስር ተቆፍሮ የሚወጣ እና ከዛ በኋላ ብዙ ነገር አድርገን እንበለዋለን ቺፕስ እንሰራዋለን ቀቅለን እንበለዋለን። ደግሞ ያው ቀይ ወጣ አድርገን እንሰራዋለን አልጫ አድርገን እንሰራዋለን። ከሌሎች ምግቦች ጋር ለማጣፈጫነት አድርገን እንሰራዋለን። ምግብ ነው። አትክልት ከአትክልት የአትክልት ዘር ተብሎ የሚጠራ ምግብ ነው። የሚበቅለው ደግሞ ከአፈር ስር ነው። ከአፈር ስር ተነቅሎ ነው የሚወጣው። በቃ ብዙ ጣዕም ያለው ሳሳ ያለ ምግብ ነው።

ሚስት አንድ ወንድና አንድ ሴት ይጋባሉ ሴቷ ሚስት ትባላለች አንድ ወንድ ያገባት ሴት ማለት ናት ሚስት።

መሄድ መሄድ ማለት ከአንድ ቦታ ወደ አንድ ቦታ መጓጓዝ ማለት ነው። ከዚህ ሄጃለሁ መሄድ እፈልጋለሁ ካለ ከዛ ቦታ ለቆ ወደ ሌላ ቦታ እንደምሄድ ማሰማት ነው። መሄድ ማለት በቃ መጓጓዝ ከአንድ ቦታ ተነስቶ ወደ ሌላ ቦታ መሄድ ነው መሄድ

የመጨረሻ ቀን ማለት ያ ነገር የሚዘጋበት ማለት ነው የምዝገባው የመጨረሻ አቅም ከተባለ አሁን ከዛ በኋላ መመዝገብ እናቆማለን ማለት ነው። የስራ የመጨረሻ ቀን ካለ ከዛ በኋላ ስራ የለም ማለት ነው። የምናደርገውን ነገር ክንዉንም የምንዘጋበት ማለት ነው የመጨረሻ ቀን ማስጠንቀቂያ የምንሰጥበት በተለይ ለደንቢኖቻችን የመጨረሻ ቀን ነው እንደዚህ ያደርጉ ምናምን አለን አይደለ ስለዚህ ከዛ ቀን በኋላ ስለዛ ጉዳይ በዛ ጉዳይ ዙሪያ አንሰራም ማለት ነው። የመጨረሻ ቀን ይሄ ነው።

ሙቀት የአየር ፀባይ የምንገልጽበት ማለት ነው። ሙቀት አለ ቅዝቃዜ ይሄ። ሙቀት ሲሰማን ማለት ነው ሙቀት የምንለው ያው። በጸሀይም ይሆናል በእሳትም ይሆናል ልብስ ደራርበን ይሆናል ሙቀት ይመጣብናል ሰውነታችን ላይ። ሙቀት ይሰማናል ተፈጥሯዊ ነገር ነው። እሱን ሙቀት እንለዋለን ሙቀት ተሰማን። በተለይ በበጋ ሰዓት ላይ ሙቀት ይሰማናል ምክንያቱም ፀሀይ ነው። በዛ ሰዓት ላይ አዎ በሙቀት ሰዓት ላይ አዎ ስስ ስስ ልብስ ነው የምንለብሰው። ስለዚህ ሙቀት ማለት ያው ተፈጥሮአዊ ነገር ነው በጸሃይም ይሁን። በበጋ በክረምት ላይ ደግሞ ሙቀት እንዲሰማ ብርድ ስለሆነ አየሩ እውቀት እንዲሰማን እሳት እናቀጣጥላለን ወፋፍራም ልብሶችን እንለብሳለን። ቤት ውስጥ የተለያዩ የሆነ የሆነ እንፋሎት የሚያወጡ ነገሮችን እንበላለን ሰውነታችን ሙቀት እንዲሰማ ማለት ነው ማለት ሙቀት ማለት ይሄ ነው።

ኖቬምበር ማለት አውሮፖዊያን ዘመን አቆጣጠር አስራ አንደኛው ወር ነው። ጃንዋሪ ፌቭርዋሪ ማርች ኤፕሪል ሜይ ጁን ጁላይ ኦገስት ሴብተምበር ኦክቶበር ኖቬምበር። ስለዚህ በአውሮፓውያን አቆጣጠር ኖቬምበር አስራ አንደኛው ወር ነው። እኔ ይባላል።

እንኳን ደስ አለህ የሆነ ሰው የሆነ ጥሩ ነገር ሲገጥመው እንኳን ደስ አለህ እንላለን ደስ እንዳለው እንዳለው ስናውቅ ማለት ነው። ወይም ተመርቆ ሲጨርስ ሲመረቅ እንኳን ደስ አለህ እንላለን። ወይም ልጅ ሲወልድ ወይም ሲያገባ ጥሩ ነገር ህይወቱ ላይ ጥሩ የሚባሉ ነገሮች ሕይወቱ ላይ ሲገጥሙት። ያው ደስታችንን ለመግለጽ ማለት ነው እኔም ደስ ብሎኛል ለማለት ማለት ነው። እንኳን ደስ አለህ እንላለን።

አሮጌ ማለት ተጠቅመንበት የሆነ ነገር ተጠቅመንበት ሲያረጅ አሮጌ ነው እንላለን ያው አሮጌ ልብስ አሮጌ ጫማ ሁሉም ነገር ሁሉም የትኛውም ነገር የቤት ውስጥ እቃዎችም ሆነ እኛ የምናደርጋቸው ነገሮችን የምንለብሳቸው ልብሶችም ይሁን ምንም የምንጠቀምበት ነገር ተጠቅመንበት አዲስ ሆኖ ገዝተነው ተጠቅመንበት ሲያረጅ አሮጌ ይባላል አሁን ልብስ ጭረት ሲያወጣ ማለት ነው። ድስት ምናምን ሲሆን ደግሞ ሲፋፋቅ የተፋፋቀ ሲሆን ወይም ጥቁር ሲሆንብን አሁን ሳህን ሲጠቁር አሮጌ ይባላል አሮጌ ሳህን እንላለን አሮጌ ያው ቀለሙ ከአዲስነቱ ቀለሙም ቅርጹም ጥራቱም ሲታይም ያስታውቃል እኮ አሮጌ እቃ ስለዚህ እንደዛ ነው አሮጌ የምንለው ተጠቅመንበት ሲያረጅ አሮጌ እንለዋለን።

ቡናማ የቀለማት አይነት ነው ቡናማ ማለት ቡኒ ነገር ማለት ነው። ወይም ቡና ስንቆላ የሚመጣው ቀለም አለ ጥቁር ሳይሆን ቡና ነው የሚሆነው። እና እሱን ለመግለጽ ቡናማ እንለዋለን የቀለም አይነት ነው። ይሄ አረንጓዴ ቢጫ እንደምንለው ቡናማ ይባላል። ቡኒ የሆነ ቀለም ያለው ማለት ነው

ሰዓት ሰዓት ማለት ጊዜ የምንቆጥርበት ማለት ነው በቀን ውስጥ ሃያ አራት ሰዓት አለና ስንት ሰዓት ሆነ እንላለን። ከአንድ ሰዓት አሁን የቀኑን የፀሀዩን ክፍለ ጊዜ የቀኑን ክፍለ ጊዜ ከአንድ ሰዓት እስከ አስራ ሁለት ሰዓት እንመድበዋለን የማታውን የጨለማውን ጊዜ እንደገና ማታ አንድ ሰዓት እስከ ጠዋት አስራ ሁለት ሰዓት ድረስ እንመድበዋለን ሰዓት ማለት ይሄ ነው። ሌላው ደግሞ ሰዓት ካልን ይሄ የምንቆጥርበት አንድ ሁለት ሶስት እያልን የምንቆጥርበት እጃችን ላይ የምናስረው ግድግዳችን ላይ የምንሰቅለው ሰዓት እንለዋለን። ስንት ሰዓት ነው ስንባል አሁን? አይተን ነው የምንናገረው አንድ ሰዓት ነው ሁለት ሰዓት ነው እስከ አስራ ሁለት ሰዓት ድረስ ማለት ነው። እና ሰዓት ማለት ይሄ ነው።

ደመና ማለት ሰማይ ላይ የሚገኝ ነገር ነው። አሁን ዝናብ ሲቋጥር በተለይ ደመና ይኖራል የዝናብ ሊዘንብ አካባቢ ማለት ነው። ቀለሙ ነጭ ይሆናል አንዳንዴ ወደ አመድማ ይሆናል አንዳንዴ ጠቆር ይላል። ደመና ማለት በቃ ዝናብ ሊዘንብ እደሆን ማሳያ ነገር ነው። በተለይ ጥቁሩና አመድማ ዝናብ እየመጣ እንደሆነ ማሳያ ነው። ከሰማያዊው ሰማይ በታች የምናየው ነጭ ሆኖ የምናየው ነገር ደመና ይባላል። እንዳልኩት ያው አብዛኛው ጊዜ ወደ ክረምት አካባቢ በበጋ መሃል በጋ ላይ ደመና አይኖርም ንጹህ ሰማያዊ ሰማይ ነው የሚኖረው። ክረምት ዝናብ ሊዘንብ በአካባቢ እንደዛ ከሆነ ምልክት ነው ዝናብ የሚይዘው የሰማይ ክፍል ማለት ነው። ደመና

ዋጋው ስንት ነው? ዋጋው ስንት ነው ብለን የምንጠይቀው። ነጋዴዎችን አንድ ቀን ለመግዛት ስንፈልግ። ዋጋ መጀመሪያ መጠየቅ አለብን። በተለይ ራሱ ላይ የተለጠፈ ከጠየቀው። አሁን በእኛ ጋር ብዙ ጊዜ እንደዛ የሚገኘው ሱፐር ማርኬት ውስጥ ነው። ሱቅ ውስጥ ወይም። ይሄ መንገድ ገበያ ላይ ምናምን። ስለማይለጠፉባቸው ዋጋቸውን መጠየቅ አለብን ከመክፈታችን በፊት። ስለዚህ ያን ጊዜ የምናቀርበው ጥያቄ ዋጋው ስንት ነው ምናምን የምንለው። ስለዚህ የ የአንድን እቃ ዋጋ ለማወቅ የምንጠይቀው ጥያቄ ነው። ዋጋው ስንት ነው?

አልገባኝም። አንድ ሰው ወይም አስረድተነው ወይም ነግረነው ካልገባው አልገባኝም ይላል ደግመን እንድንነግረው ወይም ደግመን እንድናስረዳው። ስለዛ ነገር በደንብ ማወቅ ከፈለገ። እና የነገርነውን ነገር ካልገባው አስረዱ በደንብ አርጉ ከላስረዳው አልገባኝም ብሎ ይጠይቃል።

ሰራተኛ ማለት የሚሰራ ሰው ማለት ነው የተለያየ ሰራተኛ ይሆናል። የቤት ሰራተኛ ይሆናል የቢሮ ሰራተኛ ይሆናል። የቀን ሰራተኛ ይሆናል ብቻ ግን ሰርቶ ገቢ የሚያገኝ የሚከፈለው ሰው። የሆነ ስራ ሰርቶ የሚከፈለው ሰው ሰራተኛ ይባላል።

ግባ የሚል ሰው ውስጥ ሆኖ ከውጪ የሚያንኳኳን ወይም ወደ ቤት እየገባ ያለውን ሰው ግባ ይላል። ከውስጥ ያለው ቤት ውስጥ ሊሆን ይችላል ቢሮ ሊሆን ይችላል። ሌላ ቦታም ሊሆን ይችላል ብቻ ከውስጥ ያለ ሰው ከውጭ ያለውን ሰው ወደ ውስጥ እንዲገባ ሲጋብዘው ግባ ይለዋል።

የምስክር ወረቀት ማለት ወይም ትምህርት ተምረን ወይም ስራ ሰርተን ወይም ስልጠና ወስደን ስንጨርስ የሚሰጠን ነው ያው ያስተማረን ወይም ስራ የቀጠረን ወይም ስልጣን የሰጠን ድርጅት ስልጣናውን ወስዳለች ወይም ትምህርቷን ከዚህ እስከዚህ ተምራ ጨርሳለች የሚል ማረጋገጫ ማለት ነው። የምስክር ወረቀት በቃ ስልጠናውን ወይም ያንን ነገር የወሰድንበትም ስራ የሰራንበትን ልሆን ይችላል። የሆነ ነገር ያሸነፍንበትም መሆን ይችለል። እሱን ማረጋገጫ ማህተሚ ያለው ወረቀት ሲሰጣን የምስክር ወረቀት ይባላል።

ልምድ ልምድ ማለት የሆነ ስራ ላይ ስንሰራ የምናገኘው የምናካብተው ነገር ማለት ነው። አሁን ልምድ ያለው ሰው እና የሌለው ሰው ተብሎ ይጠየቃል አ ስራ ላይ ሲቀጠር እንኳን የአንድ አመት የስራ ልምድ ሁለት አመት የስራ ልምድ ምናምን ተብሎ ይጠየቃል። ምክንያቱም ልምድ ያለ ሰው የበለጠ ፈጣን ነው ቀልጣፋ ነው። እና ሲሰራም በንጽህና ነው ሚሰራው እና ልምድ ማለት እዛ ስራ ላይ የምናጠፋው ሰዓት ማለት ነው። የምናጠፋው ጊዜ የምናጠፋው አመት ልምድ ይባላል።

ዲሴምበር ዲሴምበር ማለት በአውሮፓውያን የ የአመት አቆጣጠር ላይ የመጨረሻው አስራ ሁለተኛ ወር ነው። ጀኒዋሪ ፌቨርዋሪ ማርች ኤፕሪል ሜይ ጆን ጁን ኦገስት ሴፕቴምበር ኦክቶበር ኖቬምበር ዲሴምበር። አስራ ሁለተኛ ወር ማለት ነው። በፈረንጆች አቆጣጠር እና ዲሴምበር በአውሮፓውያን አቆጣጠር አስራ ሁለተኛው ወር ነው። የመጨረሻ ወራቸው ነው።